ስራህን ትወደዋለህ? አዎ ስራዬን በጣም ነው የምወደው ምክንያቱም ህይወቴን እምመራበት ስለሆነ። ሁለተኛ ደግሞ ከፍተኛ ገቢ ማግኘት የሚያስችለኝ። የገቢ ምንጭ ስለሆነ ስራዬን በአግባቡ ነው እየወደድኩት ነው ምስራው። ምክንያቱም አንድ ሰው ሲኖር ስራ የማይሰራ ከሆነ ህይወቱን ዋጋው መምራት ይቸገራል። ሁለተኛ ደግሞ ሌሎች ሰዎች ላይ ጥገኛ ይሆናል ማለት ነው። ስራ የማይሰራ ከሆነ ስለዚህ ከሰው ጥገኝነትና ራሴን በገንዘብ ከፍ ለማድረግ ስራዬን እየወደድኩት እሰራለሁ። ምክንያቱም ስራ ካልሰራሁኝ የምፈልገውን ነገር ባሻኝ ሰዓት ማድረግ ስለማልችል። ስራዬን እየወደድኩት እሰራዋለሁ።

በየትኛው? ቀን ወደ ገቢያ ትሄዳለህ ብዙን ጊዜ ገበያ ለመሄድ የምመርጠው ቀን ቅዳሜ ቀን ነው። ምክንያቱም ያለውበት አካባቢ ገቢያ የሚቆመው ቅዳሜ ቀን ነው። ስለዛ ያሻኝን ነገር እንደፈለኩ አማርጨ ለመግዛት የገቢያ ቀን ማለትም ቅዳሜ ቀን መሄድ ያስደስተኛል። ሁለተኛ ደግሞ ብዛት ያላቸውን እቃዎች አማርጦ ለመግዛት የሚያመቸው የገበያ ቀን በመሆኑ ቅዳሜ ቀን ወደ ገቢያ መሄድ ምርጫዬ ነው።